የአዲስ አበባ የአየር ሁኔታ ያው በየጊዜው ይቀያየራል ግን ትክክለኛ የአየር ሁኔታ መረጃ ከፍተኛ ትክክልና የወቅታዊ ንብረት በመልከት በጣም አስፈላጊ ነው። ነገር ግን በአዲስ አበባ አሁንም አየር ሁኔታ ተለዋዋጭ ሊሆን ይችላል ስለዚ የዜና መረጃ ማጠናከር ትክክለኛ አየር ሁኔታ አስተያየት በቀጣይ ማሳወቅ በጣም አስፈላጊ ነው። ዛሬ ጠዋት ላይ ስንነሳ ዳመናማ ነበረ ከዛ ግን ፀሀይዋ ቀስ እያለች እየወጣች እየወጣች መጣ አሁን ሞቅ ያለ አየር ሁኔታ ነው ያለው። አየሩ በጣም ይሞቃል ስለዚ ውሃ መጠጣት በጣም አስፈላጊ ነው ሰውነትን ቀዝቀዝ ለማድረግ። ሆኖም ግን አየሩ በጣም ደስ የሚል ሁኔታ ነው። ሙቀትም ቢሆን ያው ደስ የሚል የአየር ሁኔታ ፀሀይ ሲወጣ የአየር ሁኔታ በጣም ያስደስታል። ስለዚ እንግዲ የአየሩን ሁኔታ ለመከታተል ደሞ ሬድዮ ልንጠቀም እንችላለን ወይንም ደሞ ቴሌቪዥናችንም ልንጠቀም እንችላለን። ወይንም ደሞ የቢቢሲ እንትኖችን መተግበሪያዎችን በስልካችን ላይ ጥነን አየሩ ምን ሊመስል እንደሚችል መረጃ ማግኘት እንችላለን። ሆኖም ግን አሁን ባለው ነባራዊ ሁኔታ ስንመለከተው የአየሩን ሁኔታ በጣም ደስ የሚል ሞቃታማ እንደሆነ መመልከት ይቻላል

እኔ በቀን ውስጥ በአስቸኳይነት ስራዎችን ሲሰሩ ብዙ ኢሜሎችን ሊልክ እችላለሁ ብዙ ኢሜሎችንም ልቀበል እችላለሁኝ። ኢሜል መላክ ማለት ብቻ ሳይሆን ማንኛውንም መልእክት በትክክል ደግሞ እንዲደርስ ማድረግም በጣም አስፈላጊ ነው። ስለዚህ ጥንቃቄ ያስፈልገዋል ማለት ነው ኢሜል ስንልክ በርግጥ ሰውየው ጋር በትክክለኛው ሰዓት ይደርሳል ወይ የሚለው ማረጋገጥ አለብን ስለዚህ ብዙ ጊዜ ኢሜል ከስራ ወይንም ከትምህርት ጋር ተያይዞ ሊላክልን ይችላል አንዳንድ ጊዜ ብዙ ኢሜሎች ሊላኩ ይችላሉ ነገር ግን ከፍተኛ የሆነ ጥንቃቄ ይፈልጋል ኢሜሎች ተመርተው መልእክቶች የተመረጡ መልእክቶችን ማስተናገድ መቻል ነው አለብን። ብዙ ጊዜ በስራ ሂደት ላይ የሚያስፈልጉ መልእክቶች እና ኢሜሎችን መላክ በጣም አስፈላጊ ነው ስለዚህ እንግዲህ በቀን ውስጥ የተለያዩ ኢሜሎች ሊመጡ ይችላሉ። ያው ከስራ ጋር የተያዙ፤ ከትምህርት ጋር የተያዙ እንዲህም ደግሞ በኦንላይን አማካኝነት የምንሰራቸው ስራዎችም ካሉ ከዛ ጋር የተያዙ ብዙ ነገሮች ሊመጡ ስለሚችሉ ጠንቃቆች መሆን ያስፈልገናል ማለት ነው። የምንልካቸው ኢሜሎች በርግጥ ከተጠቃሚው ጋር ይደርሳል ወይ የሚለውንም ማረጋገጥ መቻል አለብን ማለት ነው ስራዎችን ማስተካከል ሰራተኞችን ማገናኘት ኢሜል በጣም አስፈላጊ ነው ስለዚህ ለማሳወቂያ ኢሜሎች በጣም አስፈላጊ እንደሆኑ መመልከት እንችላለን ስለዚህ ጥንቃቄ ይፈልጋል ማለት ነው

ጥፍርን መቁረጥ ለኔ እንደ ጤናና የግል ንጽህና አካል ተጠቃሚነት የሚያሳይ ነገር ነው። ጥፍር ከሰው ጤና ጋር በቀጥታ የተያያዘ ስለሆነ መቆረጡና መታጠቡ በየጊዜው በጣም አስፈላጊ ጥበቃ እንደሚያደርግ ይሰማኛል። ጥፍር መቁረጥ ብቻ ሳይሆን ከዚህ ጋር የተያያዘ ንጽህናንም መጠበቅ በጣም ይረዳል። እኔ ጥፍር በተወሰነ ጊዜ እቆርጣለሁኝ በሚያስፈልገው ቦታም ደግሞ እታጠባለሁ ስለዚህ ጥንቃቄ አደርጋለሁ ማለት ነው። ምክንያቱም ጥፍር ውስጥ ብዙ ቆሻሻ ስለሚገባ ያንን ማውጣትና ማስወገድ በጣም አስፈላጊ ነው። ጥፍር ንጹህ ሲሆን ደስተኛ ያደርገናል ለሰውነታችንም ጤንነት በጣም አስፈላጊ ነው። ጥፍርን መቁረጥ ስለ ጤናና ስለማስታወሻ አስፈላጊ ነገር ነው እኔ ብዙ ጊዜ ቀኑን እንዲቀጥልና ጤናዬን እንዲጠበቅ ለማድረግ ጥፍሬን እቆርጣለሁኝ። ከዚህ በተጨማሪ ጥፍርን መቁረጥ የማይረሳ ችግር እንዳይኖርም ያስተውላል። ጥፍር ውስጥ የተለያዩ ቆሻሻዎች ሊጠራቀሙ ስለሚችሉ እነዛን ቆሻሻዎች አውጥቶ መጣል በጣም አስፈላጊ ነው። ስለዚህ ጥፍርን በየቀኑ እየተከታተሉ መቁረጥ በጣም አስፈላጊ እንደሆነ ይመለከታል ምክንያቱም ለጤናም አስፈላጊ ነው። ለሰውነታችንም ደስ ይላል ሰውም ሲመለከተው የሚያስደስት እንዲሆን ያስችላል ማለት ነው።